የዚህ ዘመን ሙሁራን ከመጽሐፍ ቅዱስ ይልቅ ከሄሮዶስና ሲሚያቂያን ጋር ይስማማሉ ለዚህም ነው ዘመናዊ መንግስታት። የዚህ ዘመን ሙሁራን ከመጽሐፍ ቅዱስ ይልቅ ከሄሮዶስና ሲሚያቂያን ጋር ይስማማሉ ለዚህም ነው ዘመናዊ መንግስታት። የአመሪካን ምጣኔ ሃብት ስንገዳገድ ወንግላዊያን ሪፓቢሊካኖች ሳይቀር ጣታቸውን በራሳቸው ህጥያት ላይ ሳይሆን ቻይና ላይ ስቀስሩ የሚታዩት። ሄሮድተስ እና ቲሶዲሰስ ከመጽሐፍ ቅዱስ ጸሐፊዎች በላይ እውነታውን ቢረዱትም እነኚህ ሁለት አለማት ሲጋጩ ግን መጽሐፍ ቅዱስ በዝረራ አሸነፈ። የግሪክ ሰዎችም ከሄሮድሰስ እሳቤ ይልቅ የአይሁዶችን ታሪክ አስተያየት ተቀበሉ። ከቱሲድሰስ ዘመን ሺህ አመታት በኋላ ግሪካውያን አንድ አንድ አረመኔ መንጋ ቢወራቸው ለሀጢያታቸው ቅጣት እንደሆነ ነው የሚያምኑት። መጽሐፍ ቅዱሳዊው የአለም እይታ ምንም ያህል የተዛባ ቢሆን ብዙሃኑን ለማስተባበር የተሻለ መሰረት አቅርቧል። በርግጥ አሁንም ቢሆን የአሜሪካ ፕሬዝዳንቶች ቃለ መሃላ ሲፈጽሙ እጃቸውን በመጽሐፍ ቅዱስ ላይ በማኖር ነው። በተመሳሳይ አሜሪካና እንግሊዝን ጨምሮ በአለም ዙሪያ ባሉ ሀገራት ፍርድ ፍርድ ቤት የሚቀርቡ ምስክሮች እውነት ለመናገር የሚሉት እጃቸውን ቁርአንና መጽሐፍ ቅዱስ ላይ አድርገው ነው። በበርካታ ልቦለዶች አፈ ታሪኮችና ስህተቶች የተሞሉ መጽሐፍን ጠቅሶ እውነት ለመናገር መሃላ መግባት በራሱ ትልቅ ምጸት ነው።

ቅዱሳን መጽሐፍት የተጻፉ መዛግብት ሀይል ጣራ የነካው ቅዱሳን መጽሐፍ ሲመጡ ነው በጥንታዊ ስልጣኔዎች ወቅት የነበሩ ቀሳውስትና ቁምጻፊያን መጽሀፍት የሚታዩት እውነት ተቆጥሮ እንደተቀመጠባቸው ሰነዶች ነው። መጀመሪያ ላይ ጽሁፎች ስለ ቃላቶች ማሳ ማሳዎቻዎች እና ጎተራዎች ያሉትን እውነታዎች የሚያስረዷቸው መሳሪያዎች ነበሩ። ቢሮክራሲው አለሙ አቅሙ በጎለበተ መጠን ቁም ጸሐፊያን ሀያል ቀሳውስት በጽሁፍ የሚያሰፍሩትን የአማልክቱን ንብረት በዝርዝር ብቻ ሳይሆን የአማልክቱን ተግባራት ትዕዛዝና ሚስጥሮች ጭምር ነበር። ከእነዚህ የሚገኘውም ጽሁፍ እውነታውን ሙሉ በሙሉ እንደሚገልጽ ተደርጎ ትርጉም ተሰጠው። ምሁራንም ለዘመናት መጽሐፍ ቅዱስ በቅዱስ ቁርአንና በቬዳ ገጾች ውስጥ መልሱን ሲፈልጉ ኖረዋል። በጽንሰ ሀሳብ ደረጃው ካየነው ቅዱስ መጽሐፍ እውነታን በተዛባ መልኩ ከገለጸ ከደቀ መዝሙሮች ስህተቱን ፈጥነው ይሁን ዘግይተው ስለሚረዱት ቅዱስ መጽሐፍ ዋጋ ያጣል። አብራሃም ሊንከን ሁሉንም ሰው ለሁል ጊዜ ማታለል አይቻልም ብሏል። ይህ ግን ምኞት ነው በተግባር ስናየው የሰው ልጆች ትብብር ያረፈው በልቦለድና በእውነት ተነጻጻሪነት ሚዛን ላይ ነው። ስለዚህ ምንም ልቦለድ ሳትጨምሩ ደረቅ እውነትን ብቻ ይዛችሁ ብትነሱ የሚከተሏችሁ ጥቂቶች ብቻ ይሆናሉ። አንዲት የዘመናችን ሳይንቲስት በጊዜ ሰረገላ ወደ ጥንታዊ ግብጽ ብንልካት እንኳን የቀሳውስቱን ልቦለዶች አጋልጣና ገበሬውን ስለ ዝግመተ ለውጥ ስለ አንጻራዊነት ህግና ስለ ኳንተም ፊዚክስ አስተምራ ስልጣን ልትይዝ አትችልም። በርግጥ ሳይንቲስቷ እውቀትን በመጠቀም ጠመንጃዎችን እና ከባድ መሳሪያዎችን ማምረት ትችል ይሆናል። በዚህ ረገድ ከፈርዖንና ከአዞ አማልክት ሶቤክ እንዲሁም በብዙዎች ዘንድ የሚመለኩ ታላላቅ ኃይላት የተሻለ እድል አላት። ቅዱሳን መጽሐፍት የሳይንቲስቷን እውቀት ወደ ጎን በማድረግ ለሁሉም መገኘት የአማልክቶቹን ያወድሳሉ ሃይማኖታዊ ተቋማት ቅዱስ መጽሐፉ ለጥያቄዎቻችን ሁሉ መልስ እንዳለው ያውጃሉ። በተመሳሳይ ጊዜ የፍርድ ቤቶች መንግስታትና የንግድ ተቋማት መጽሐፉን በሚያዘው መንገድ እንዲጓዙ ያስገድዷቸዋል። አንድ ብልህ ሰው መጽሐፍቱን አንብቦ አለምን ሲመለከት ጥሩ ይገጥማሉ መጽሐፍቱ አስራት መክፈል አለባችሁ ይላሉ ተመልከቱ ሁሉንም አስራት ይከፍላል። ቅዱስ መጽሐፍት ሴቶች የበታች እንደሆኑ ይናገራሉ ሴት ዳኛ መሆን አይቻላትም አይቻላትም በፍርድ ወንበር ፊት ቆማ መመስከር አትችልም ይላል። ተመልከቱ ሴት ዳኞች የሉንም እንዲሁም ፍርድ ቤቶች የሴቶች ምስክርነት አይቀበሉም ቅዱስ መጽሐፍት በኑሮህ እንዲሳካልህ መጽሐፍቱን አንብብ ይላል ተመልክቶ ሁሉንም ጥሩ ስራዎች የተያዙት ቅዱስ መጽሐፍቱን በቃላቸው በሚያወጡት ነው። እንዲህ አይነቱ ብልህ ሰው ቅዱስ መጽሐፍትን ማጥናት መጀመሩ የሚጠበቅ ነው። ብልህ ስለሆነም አጥንቶ ቅዱስ መጽሐፉን ይጠበብበታል ከዚያም ዳኛ ተደርጎ ይሾማል ዳኛ ሆኖ ሲያገለግልም ሴቶች ምስክርነት እንዲሰጡ አይፈቀድም። ሚተካውን ሰው ሲመርጥም ልክ እንደ እርሱ ሁሉ ቅዱስ መጽሐፉን ጠንቅቆ የተረዳውን እንደሚሆን ግልጽ ነው። አንድ ሰው ቅዱስ መጽሐፍቱን ላይ ተቃውሞ ቢያሰማና እነዚህ መጽሐፍት ከወረቀትነት ያለፈ ዋጋ የላቸውም ብሎ እንደ አፉ ከዋለ። እንዲህ አይነቱ መናፍቅ መጨረሻው አያምርም።

መጽሐፍቱ መሬት ላይ ያለውን እውነት የሰአቱ እንኳን ቢሆንም ለሺህ አመታት ተቀባይነታችሁን ይዘው ይዘልቃሉ። ለምሳሌ መጽሐፍ ቅዱሳዊ ታሪክ አረዳድ መሰረታዊ ዝንፈት ያለበት ሆኖም ባለው አለም ለመዛመት አልተቸገረም። አሁንም በቢሊዮኖች መጽሐፍ ቅዱስ ያምናሉ ሚሊዮኖች መጽሐፍ ቅዱስ ታሪክን የሚመለከተው በዕሀደ አምላካዊ ሃይማኖት መነፀር ነው። አለምን የሚገዛው አንድ ፍጹም ሃያል አምላክ ነው። ይህም ይህ አምላክም ከሁሉም በላይ ለእኔና ለስራዬ ቦታ እንደሚሰጥ ይናገራል። መልካም ነገር ከገጠመኝ ላደረኩለት በጉ በጎ ተግባር አምላክ እየሸለመኝ ሲሆን የሚገጥሙኝ አደጋ ሁሉ ደግሞ የሀጥያት ቅጣት ነው። ስለሆነም ጥንታዊው አይሁዶች በድርቅ የተመቱት ወይም የባቢሎኑ ንጉስ ናቡከደነፆር ይሁዳን ወሮ ህዝቡን በምርኮ የወሰደው ለሰሩት ኃጢአት መለኮታዊ ቅጣትን እንዲቀበሉ እንደሆነ ያምናሉ። የፋርስ ንጉስ ቂሮስ ባቢላ ባቢሎናዊውን አሸንፎ የአይሁድ ስደተኞች ተመልሰው እየሩሳሌምን እንዲገነቡ የፈቀደው እግዜር በምህረቱ የንስሀ ጸሎታቸውን ሰምቶ ነው። መጽሐፍ ቅዱስ ድርቁ የተከሰተው ምናልባት በፊሊጲንስ በፈነዳ እሳተ ጎመራ ምክንያት ነው ብሎ ግምት አይወስድም። ናቡከደ ጽሮም ይሁዳን የወረረው የባቢሎንን የንግድ ጥቅም ለማስጠበቅ እንደሆነና ንጉስ ቂሮስም ለአይሁዳውያን የራራበት የራሱ ፖለቲካዊ ምክንያቶች ኖሮት ሊሆን እንደሚችል መጽሐፉ ከግምት አያስገባም። በመሆኑም መጽሐፍ ቅዱስ የአለም አቀፋዊውን ስነ ምህዳር የባቢሎን ምጣኔ ሀብትና የፋርስን ፖለቲካዊ ስርዓት ለመረዳት ምንም አይነት ፍላጎት የለውም። እንዲህ ያለው ራስ ተኮርነቴ ሁሉንም ሰዎችን ልጅነት በደንብ ይገልጸዋል ልጆች ከየትኛውም ባህል ሃይማኖት ቢወጡ አለም በእነርሱ ዙሪያ ብቻ የምትዞር ነው። የሚመስላቸው ስለዚህ ስለሌሎች ሰዎች ፍላጎትና ሁኔታ ምንም ቦታ የላቸውም። ለዚህም ነው የወላጆች ፍቺ ለህፃናት እጅግ አስከፊ የሚሆነው። የአምስት አመት ልጅ እርሱን የማይመለከት ምንም አይነት ዋጋ ያለው ነገር በዙሪያው ሊካሄድ እንደሚችል አይገነዘብም። እማማና ባባ ራሳቸውን የቻሉ ሰዎች ስለሆኑ የየራሳቸውን ፍላጎቶችንና ችግሮች እንደሚኖሩባቸው በእነርሱ ምክንያት እንዳልተለያዩ ደጋግማችሁ ብታስረዱም ሊዋጥለት አይችልም። ሁሉም ነገር የሚከሰተው በእርሱ ምክንያት እንደሆነ አምኖ ተቀብሏል። አብዛኛው ሰው ሲያድግ ከዚህ የልጅነት ከንቱ ሀሳብ ቢላቀቅም ሀደ አምላካዊ አሁን ግን እስከ እለተ ሞታቸው ተሸክሞት ይኖራሉ። ወላጆቼ በእኔ ምክንያት ነው የሚጣሉት ብሎ እንደሚያስብ ህፃን አማኙም የፋርስ ንጉስ ባቢሎንን የሚወጋው ለእርሱ ሲል እንደሆነ ያስበዋል። በኦሪት ዘመኔ የነበሩ አንዳንድ ባህሎች ከመጽሐፍ ቅዱስ እጅግ በተሻለ ሁኔታ ታሪክን ይረዳሉ። አኒሚስቶች አለምን የሚመለከቱት የብዙ ሀይሎች መጫወቻ ሜዳ እንደሆነች እንጂ የአንድ አምላክ የግል ንብረት አድርገው አይደለም። በዚህም የተነሳም አኒሚስትና አራማዊ በተደረገው ጣኦት አምላኬ ሰው ከእርሱ ጋር የማይገናኙ ክስተቶችንም ሆነ እነርሱ ከሚያመልከው አምላክ ውጪ ያሉ ነገሮች እንዳሉ ለመቀበል አይቸገርም። እነኚህ ለሀጢያቱ ቅጣት ለጽርቁም ሽልማት አይደሉም። እንደ ግሪካውያኑ የሄሮዶቶስ እና ቶሲደስ እንዲሁም እንደ ቻይናዊ ሲማቂያን ያሉ የታሪክ አዋቂዎች ከዘመናዊው የታሪክ እይታ ጋር በእጅጉ የሚመሳሰሉ። የተወሳሰቡ የታሪክ ድርፋ ሀሳቦችን ቀርጸው በጦርነት አብዮቶችና እጅግ በርካታ በሆኑ ፖለቲካዊ ማህበራዊ ኢኮኖሚያዊ ምክንያቶች እንደሚከሰቱ አብራርተዋል። ሰዎች ያለ ጥፋታቸው የጦርነት ሰለባ ሊሆኑ ይችላሉ። ከዚህም ጋር ተያይዞ የሄሮዶተስ የፋርስ የፖለቲካ ለመረዳት ሲሞክር። ሲማቂያን ደግሞ በደቡብ ምስራቅ እያ የሚኖሩ ኋላ ቀር ህዝቦች ባህልና እምነትን አጠና።

አደራደራችን ጋሼ ትራምፕ ግፈኛን ህዝብ መቀመጫ መሪ ይልክላታል ይባላል። ጋሼ ትራምፕ የሚሰሙኝ እንዲህ ነው። ሀገራቸው በግሎባሊስት አጀንዳ ዛሬ ላይ እንደደረሰች አብዛኛው የእሳቸው ሀገር ዜጋ አያውቅም። አስር ጓደኞች ቢኖሩኝና አስሩንም ጠርቅሜ ብዘጋቸው የማገላቸውን ሳልሆን የምገለለው እኔው ነኝ። የአሜሪካ ዋናው የኢኮኖሚ ኃይሏ ገንዘቧ አለም አቀፍነቱ ላይ ነው። በጂዲፒም ሆነ በተቀማጭ ሀብት ጥለዋት የሄዱ ብዙ ናቸው። ቦታ ደራቢው ሀይልም ቢሆን አለም ያብርባት ውድቀቷ ከናዚዬ ከፋ ነው። ጋሼ ትራምፕን የመሰለ ወፈፌ መሪ እንኳን ለታላቅ ሀገር አስተዳዳሪነት ለቤተሰብ አስተዳዳሪነትም ብቁ አይመስሉኝም። ህዝቦቿ ቢሆንም ስም እንጂ የታላቅ ሀገር ህዝብ አይመስሉም። ጋሼ ትራምፕ እርሳቸውን እንደ ብልህ ተደራዳሪ ነው የሚያዩት። ተከታዮቻቸውም እንዲያው ይሏቸዋል ታዲያ ይህንን የሚሉ ዝም ብለው አይደለም። የሚባል በሰፊው ተነበበ የሚሉት መጽሐፍ አላቸው። ያው በተባለበት ልክ መነበቡም የተሰማቸው ከእርሳቸው ወገን ነበር። በቅርቡ እኔም ላነበው ሞክሬ ነበር። አንድ አዲስ ልብስ የተገዛለት ህፃን ልጅ ጓደኞቹ ጋር እየዞረ ፕስ እንደሚለው ቢጤ የሆነብኝ ለጊዜ ታስጬ ተውኩት። ስለ መጽሐፉ ሳታራ ከእርሱም ብሶ በሰው ነው ያጻፉት የእርሳቸው እጅ ምንም የለበትም አሉ። አንድ ብዙ ታዋቂዎች ሰዎች የሀገር መሪዎች የእኛኖቹን ጨምሮ ለጸሀፊዎች ገንዘብ እየከፈሉ አሰላሳይነትን በገንዘባቸው ለመግዛት ይሞክራሉ። ታላቅም ስም ያለው ማሙ ውድነህን በዚህ አልባልታ ስሙ ሲነሳን ሰምቻለሁ ባላረጋግጥም። ታዲያ የራስ ያልሆነ የራስ አይደለምና ጋሼ ትራምፕ በአርት ኦፍ ኤልዜ የከተቡት ታሪኮች ከራሳቸው ታሪክ ጋር የማይገጥም የእሳቸው ድርድሮች ከመጽሐፉ ጭብጦች ጋር የማይተዋወቁ መሆኑን ማየት ይቻላል። ጋሼ ማደራደር በዞረበት አልዞርም ከዚህም ቀደም ኢትዮጵያና ግብጽን ካላደራደርኩ ብለው ግብጽ ግድቡን ታፈነዳው ማለታቸውን ታስታውሳላችሁ? በገዛ ጉዳይ ቢሆንም የቲያኒያው ራሱ እስኪደነግጡ ድረስ የጋዛ ሰዎች ከሚኖሩበት መጠለያ ወደ ሌላ ቦታ እናባራቸው ብለዋል። ዛሬ ላይ ደግሞ አልሲሲ ላበረከተላቸው የጋዛን ሰዎች ክህደት ኢትዮጵያን ገጸ በረከት እያሉ ነው። እሳቸው ግን ድርድር ይሉታል ግብጽም ለድርድር ወደ ጠረም ቤዛ የምታቀርባቸው ነጥቦች እነዚህ ናቸው። በግድቡ ግንባታ ስራ ላይ ግብጽ ለደረሰባት ጉዳት ለኢትዮጵያ የገንዘብ ካሳ እንድትከፍል ኢትዮጵያ ለግብጽ በነፃ ኤሌክትሪክ ሀይል እንድታቀርብ ኢትዮጵያ ዳግም በአባይ ላይ ተጨማሪ ግድቦችን እንዳትገነባ ግብጽ ግድቡን በጋራ የመስራደር ስልጣን እንዲኖራት ጋሼ ትራምፕ እንግዲህ የሚያደራድሩን በዚህ መልኩ ይመስላል። ከዚህ ቀደም ሜክ አሜሪካ ሄልዝ ያጌን የሚል ሰነድ ደሃ የአፍሪካ ሀገር እየተመዘዙ አስፈርመዋል። የስምምነቱ አላማ ተላላፊ በሽታዎች ወደ ሀገራቸው የመዛመት እድል እንዳይኖራቸው በሩቁ መከላከል ነው። ድርድሩም ለተዛማጅ በሽታዎች እነዛ ሀገራት በርከት ያለ ገንዘብ እንዲመድቡና ሀገራቸውን ደግሞ ለነዛው ለተዛማጅ በሽታዎች መከላከያ ባለሙያዎች ገንዘብ ድጋፍ እንደምታደርግ ይሄ ምን ችግር አለው ትሉ ይሆናል? የጤና ሴክተራቸው ደካማ የሆኑ ሀገራት ለዛማ ጆሽታዎች ከሌላው ህመም አንፃር ብዙ እንዲበጅቱ ያስገድዛቸዋል። ይህ ማለት የጤናው ዘርፍ ጠንካራ የሆነባቸው ሀገራት ላይ ሌሎች ገዳይ በሽታዎች ትኩረት አያገኙም በአፍሪካ በኢትዮጵያ ያሉ ቀዳሚ ገዳይ በሽታዎች ደግሞ ተዛማጅ አይደሉም። ቅድሚያ መሰጠት ያለበት ጉዳይ በሽታዎች ላይ ነበሩ ራሳችን መድሃኒት አናመርትም የጤና መረጃ እጃቸው ቢገባ ምን ያደርጉናል? ምን ምናምን የሚሉ ቀን አሳቢዎች አስገብቼ ነው እንግዲህ ስምምነቱን አሻፈረኝ ከተባለ። ደግሞ በላብራቶሪ ያመረቱትን በሽታ ይለቁና በዛው እጅ ይጠምዝ ልምዳቸውም ከ ኤልዛቤል ጋር ብትስማማም ችግር ነው ባትስማማም ችግር ነው ኢላኖች እንዲህ ይላሉ። ማር ባር ኦምሪካ ልክ ብለዋል

በተሻጋሪ ሰው ውስጥ ጎልቶ ከሚሰሙኝና አግባብነት አላቸው ብዬ ከማሰባቸው ተቃውሞዎች መካከል ይሄ አንዱ ነው። ተሻጋሪ ሰብ የሰው ልጅ ለህይወት የሚሰጣቸውን የተለያዩ ግላዊም ሆነ ማህበራዊ ውደቶች ያናጋል። ሁላችንም መሰቃየትን ባንፈልገውም የምንስቃይለትና አሳራችንን ከሚያሳየን ነገር ባለፈ ያለውን ምክንያት ነው ለመኖር ግብአት የሚሆነንን ነገር ይህንን ተሻግረን ሰብአዊነት ቃል የሚለው ነፃ ብራቅ ነፃ ብራቅ ውሃ ያነሳል። የሰውን ልጅ አእምሮ ልህቀት ብቻ እየተመለከትን ስንጓዝ የበለጠ ተሻጋሪ ሳይሆን ምናልባትም የመጨረሻው ትልቁ የፈጣረሠ ውጤታችን ሊሆን ይችላል። የእኛ የሰው ልጆች ከማሰብና ማመዛዘን የጠለቀ የህይወት ምንነትና መኖር ዋና ሁነት ስንመለከት ደግሞ ተሻጋሪ ሰብ ከማህበራዊ፤ ፖለቲካዊ፤ እንዲሁም ግለሰባዊ መቃወሶች ይዞ ከተፍ ሊል ይችላል። ባለፈ እንዳየሁት እንደ የጥናት መሰረት ከሆነው ይሄኛው ትውልድ ብቻ በቴክኖሎጂ እድገት እና የተለያዩ ለውጦች ምክንያት የብቸኝነት ስሜት ወደ ሃያ ዘጠኝ ፐርሰንት አካባቢ ከፍ ብሏል። በእነዚህ ሌሎች ተያያዥ ጥራቶች ውስጥ የምንመለከተው ነገር ቢኖር ይሄኛው የሰው ልጅ አመታት በላይ በጠንካራ በጋራ በመስተጋብር ነው የዘለቀው በዚህ ሂደት ነው እንግዲህ የታሪክ እምነት አፈ ታሪክ ሃይማኖት ባህል እንዲሁም መሰረት መሰል ስርዓቶች የተፈጠሩት እየተፈጠሩ የመጡት። ሰዎች በእነዚህ ውስጥ የበለጠ የሚያስተሳስራቸውን የጋራ ጠባይ የበለጠ በማዳበር እዚህ ደርሰዋል። ብዙዎቹን አለም አቀፍ አፈ-ታሪኮች የሚያስመስላቸውም አንድ ቁም ነገር የሰው ልጅ ለመኖር መሰቃየት በዚያን ስቃይ ውስጥ ትርጉም መፈለግ ያንን ይዞ ማሸነፍ እንዳለበት እዚህ እንግሊዝ፤ ክርስቶስ፤ ቡድሃ፤ ኦታይረስ ክሪሽና፤ ሄሪክለስ፤ ዙርያተስ፤ እናም መሰሎቻቸው ያሳዩን ነፀብራቅ እንደነበር ዮሴፍ ካምብሊን በመጽሐፉ ጽፎ አሳይቶናል። ሁላችንም ታረ፤ ታሪክ፤ እና አፈ-ታሪክ ናፋቂዎች ብቻ ሳንሆን ህልውናችንን የምናስተባብልበት አንዱ እጅግ ወሳኝ መንገዶቻችን ናቸው። ስቃይ መከራና የበዛ የበዛባቸው ታሪኮች መስማትም ሆነ ማየት የምንወደው በሌሎች ስቃይ ለመደሰት ሳይሆን የተጋደሉለትን አላማ ለማወቅ ካለን ጉጉት የተነሳ ነው። ይህንን የፈጠረው የፈለገ ነገር ለበጎ ነው ባዮችም ብንሆን በጎ የተባለውን የእኛ ምክኖይ እስካሁን አለማወቃችን ነው። በጥንታውያኑ ግሪክ አሳዛኝ ተውኔቶች ውስጥ እናት ጥበብ የምት ተወለደው በስቃይና በመከራ ውስጥ አልፋ ነው። የቡድሃው ታላቅ የእውቀት ብርሃንም የጀመረው በሽታ፤ እርጅናንና፤ ሞትን ፊት ለፊት በመጋፈጥ እንጂ እነርሱን በመሸሽ አልነበረም። እነዚህን ሁሉ ታሪኮች የሚነግሩን አንድ እውነት አለ ታላቅነት በጥበብና የህይወት አላማ የሚቀርጹት በፈተና እንቶኒ ውስጥ ነው። ስቃይን ከህይወታችን ውስጥ ማስወገድ ማለት በታሪካችን ውስጥ ያለውን ዋና ተቃዋሚ እንደማጥፋት ይቆጠራል። ይህም ታሪኩን ያለ አላማውን ጀግናውን እንደ ደግሞ ያለ ፈተና ያስቀረዋል። ትራንስ ሂውማኒዝም በ ቴክኖሎጂ አማካኝነት በፍጹም ደስታን የመፍጠር ህልሙን ጥንታዊ የሎተስ ተስፋን አፋታሪክን ይመስላል። ይህም የተደላ ተስፋ ተሰጥቶት ነገር ግን ለውጥ አልባነትን እና የህይወት አላማን መዘንጋት እንዲከተል ያደርጋል።

ለዘብተኝነት ሊበራል ዲሞክራሲ ከረጅም ጊዜ ጀምሮ በብዙ ሀገሮች ተቀባይነት ያገኘና በአሁኑ ወቅት። በአለማችን በስፋት የሚታወቅ የፖለቲካ አስተሳሰብ ስለሆነ ጽንሰ ሀሳቡን በቀላሉ ለመረዳት አስቸጋሪ የሚያደርገው። አሻሚ ትርጉም አለ ማለት አይቻልም ምናልባት ከሊበራል ዲሞክራሲ ጋር የሚመሳሰል አሻሚ ትርጉም አለ ከተባለም ራሱ ዲሞክራሲያዊ ስራ በመባል የሚታወቀው። ጥቅል አጠራር ምክንያቱም ዘመናዊ የሚባለውን የሊበራል አስተሳሰብ በአጠቃላይ ከዲሞክራሲያዊ አስተሳሰብ ነጥሎ ማየት የማይቻልበት ሁኔታ እየተፈጠረ መምጣቱ ነው። ሊበራላዚም ረጅም ዘመን ባስቆጠረ ሂደት በየወቅቱ ራሱን እያሻሻለና እያደሰ የመጣ አስተሳሰብ ከመሆኑ አንፃር በዚያው መጠን የተለያዩ ትርጓሜዎች የተሰጡት ቢሆኑም በአሁኑ ወቅት ከደረሰበት ደረጃ ጋር ሊጣጣም የሚችለውን የቅርብ ጊዜ ትርጉሙን በማየት ስለ ምንነቱ በቀላሉ ልንረዳ እንችላለን። ስለ ሊብራሊዝም ከተመራመሩ ምሁራን መካከል አንዱ የሆኑት ጆርጅ ኤች ሳቢን የፖለቲካ ንድፍ ሀሳብ ታሪክ በሚለው መጽሐፍ ሊበራሊዝም የሰጡት ብዙዎች የሚያስማማ ትርጉም ለማየት ብንሞክር። ሊብራሊዝም በጠባብ ትርጉሙ ለለውጥ የተመቸ ነገር ግን የሚያናጋ ለውጥን የሚቃወም በወግ አጥባቂነትና በሶሻሊዝም መካከል ላይ የሚገኝ የፖለቲካ አቅምን ለመግለጽ የሚጠቅም ነው ይሉታል። ይህም ማለት ሊበራሊዝም በአንድ በኩል ኮሚኒስት ከግራው ቀን ቆሞ የሚያራምዱትን አብዮት ወይም አመጻና ነውጥ አይደግፍም ማለት ሲሆን በሌላ በኩል ደግሞ ወግ አጥባቂዎች ከቀኝ ወገን ሲ ቆሞ የሚያራምዱትን ሁሉንም ነገር ሳይታደስና ሳይለወጥ እንደነበረ ይቀጥል የሚሉን አተሳሰብ አይቀበልም ማለት ነው። ሊበራሊዝም በቀጥታ ትርጉም የካፒታሊዝም ስርዓት ማህበራዊ ፖለቲካዊ እና ኢኮኖሚያዊ ርዕዮተ አለም ነው ማለት የሚቻል ሲሆን ከዚህ ዘርዘር ባለ መልኩ ደግሞ ሊበራሊዝም የተለያዩ አስተያየቶች አስተያየቶችና አመለካከቶች የሚቻሉበት የተለያዩ የፖለቲካ መልእክቶች ወይም ደግሞ እያንዳንዱን ግለሰብ ነጻነት የተረጋገጠበት እና የነፃ ገበያ የኢኮኖሚ ስርዓትን የሚፈቅድ ሀቅ ጽንሰ ሀሳብ ነው። የሊበራሊዝም አመለካከት ሁለት እርስ በስተደጋጋፊ የሆኑ ቁም ነገሮች አካተው የያዘ ነው የመጀመሪያ ባህሪው ማንም ግለሰብ ወይም ዜጋ ከራሱ ፍቃድ ውጪ የሆነ ሌላ ሀይል መንግስትን ጨምሮ በግል ህይወቱ ውስጥ ጣልቃ ሊገባበት አይገባም። የሚል ይዘት ያለው ሲሆን ሁለተኛው ደግሞ እያንዳንዱ ግለሰብ ያለውን አመለካከት በህግ ስር ለማራመድ የሚፈልገውን የህይወት አቅጣጫ ለመከተል ነፃ ሆኖ ለማሰብ ለመስራትና ለመኖር መብት አለው የሚል ነው። ሊበራሊዝም የሚታወቅበት ሌላው አዳዲስ አስተሳሰቦቹና አሰራሮቹን ለመቀበል ክፍት የሆነ በየጊዜው የሚፈጠሩ አዳዲስ እውቀቶችንና ልምዶችን ከራሱ የሚያድስ ከየሀገሩ ነባራዊ ሁኔታ አንፃር ራሱን እያዳበረና እያጣጣመ የመሄድ አስተሳሰብ መሆን ነው። ከዚህም በተጨማሪም ሊበራሊዝም በጥናትና በአርቆ ሰውየት አስተዋየትነት የተመሰረተ የሰውን ልጅ ነጻነትና መብት የሚያስከብር የሰከነ ማህበራዊና ፖለቲካዊ ለውጥ በአንድ ሀገር መኖር አለበት ብሎ የሚያምን አመለካከት ነው። እንዲሁም እንዲህ አይነት የማይቋረጥ ለውጥና መሻሻል በዘለቂነት እንዲኖርም ልዩ ልዩ አመለካከቶች በነጻነት መንሸራሸር የሚችሉበት እድል መፍጠርና መመቻቸት አለበት ብለው ያምናል። ሊበራሊዝሙ በግራ ሀይሎች እና በቀኝ ወግ አጥባቂዎች መካከል ያለውን ስፍራ የሚይዘው እነዚህ በሁለት ጫፍ ላይ የቆሙት ጽንፈኛ ሀይሎችን የሚያራምዱትን ሀገርና ህዝብን የማይጠቅም የከረረ አቋም በማስወገድ የአንድ ሀገር ህዝቦች ልዩነታቸውን በማቻቻል አብረው የሚኖሩበትን ሰፊ እድል መፍጠር ይቻላል። ከሚል እምነት በመነጨነው ሊበራሊዝም ለዚህ አቋሙን መሰረት አድርጎ የሚወስዳቸውና ከፍተኛ ግምት የሚሰጣቸው ደግሞ ግለሰባዊነት። በበቂ ምክንያት መምራት ነጻነት በወንድማማችነት የእኩልነትና ፍትሃዊነት መቻቻል የመሳሰሉ ናቸው። በዚህ ምክንያት ዘመናዊ የሊበራሊዝም ትርጉም ዲሞክራሲያዊ የተባለ ከሚጠራው አጠቃላይ ስንጽ ሀሳብ ጋር አንድ አካል እና አንድ አምሳል እየሆነ ከመምጣቱም በላይ። ሊበራ ዲሞክራሲ በአሁኑ ወቅት የሰው ልጅ ተመራጭ አሰራር መሆን በቅቷል።

በመጽሐፉ ውስጥም በርትራን የደስታና የሀሴት ተፈጥሮ ምንነት ተግዳሮቶችና መንገዶች የሚዳስስ ሲሆን የደስታ መጉደልን የሚያስከትሉ መንስኤዎችን እና ደስታን የሚያስገኙ መንስኤዎች ሲል በሁለት አቤት ክፍሎች ያስቀምጣቸዋል አለመደሰትን የሚያስከትሉ መንስኤዎች ይህንን ክፍልም ራስን በሁለት ይከፍላቸዋል። እሱንም ውስጣዊ ማንሴዎችና ውጫዊ ማንሴዎች በሚል ነው። ውስጣዊ መንስኤዎችም ይህ የሚመነጨው ከገለሰቡ የአስተሳሰብ ዘይቤ ልማድና ጸጸት የመሳሰሉትን ባህሪያት እንደ ዋናኛ ደስታነት ነጣቂ መንስኤዎች የሚያስቀምጣችሁን ሲሆኑ በመካከልም ራስ ላይ በአጽንኦት ያተኮረ አስተሳሰብና ግላዊ ስኬትን አምርሮ ማሳደድን እንደ ሌላ ደስታ ነጣቂ መንስኤዎች ያቀርበዋል። እንደ ምሳሌም ራሳቸውን ከሌሎች ሰዎች ጋር የሚያወዳድሩ ሰዎች በአንጻራዊነት ደስታቸው ላይ አሉታዊ ተጽዕኖ እየፈጠሩ እንደሆነ ያሳያል። ውጫዊ መንሲዎች እነዚህ ደግሞ ማህበራዊና አካባቢው ተህጽኖች ሲሆኑ ድህነት የህብረተሰብ ግምገማ ማህበራዊ ጫናዎች የመሳሰሉት ናቸው። ራስን እነዚህ መንስኤዎች ደስታችንን የማናገት አቅማቸው ኢሚንት ቢሆኑም እንደ ተጽዕኖ ሊወሰዱ ይገባል። ይላል ሆኖም ግለሰቡ ለነዛ ተጽዕኖዎች የሚሰጠውን ግብረ መልስ ወይም አጽኖት የሚፈጥርበትን ሀይል ይወስነዋል። ደስታን አምጪ መንስኤዎች በዚህ ክፍል ላይ ራስ ደስታን አምጪ መንገዶች ናቸው ብሎ የሚያስባቸው መንገዶች በዝርዝር ያስቀምጣል። ፍቅርና ወዳጅነት ፍቅር እና ሌሎች የሌሎች ወዳጅነት ስር ከሰው ልጆች ማህበራዊ እንስሳ ተፈጥሮ አንፃር ገንቢ የሆኑ ነገሮች ናቸው ይላል። እውነተኛ ወዳጅነትና ፍቅር ለሰው ልጆች ስሜታዊ ምግቦች ሲሆኑ የመኖር ትርጉሙን ይሰጡታል፤ በአዘኒታና ደግነት ላይ የተመሰረቱ ግንኙነቶችም ደስታ ህይወትን ለመምራት ቁልፍ ሚናን የሚጫወቱ ነገሮች ናቸው ይላል። ስራ ሌላኛው የደስታ ምንጭ ስሜት በሚሰጠን ስራ መጠመድ ነው ይለናል። መደበኛም ሆነ መደበኛ ያልሆነ ስራ ላይ መሰማራት ራሳችንን ስራ ከመፍታት ከሚመጣ ድብርትና ጥቅም አልባናት በማገድ ውሳችን የሚሻው ነገሮች ላይ መሳተፍ ደስታን ያመጣልናል። እርካታችንም ይጨምረዋል የተመጣጣነ ግላዊና ማህበራዊ ህይወት ይህም ማለት አንድ ሰው የራሱ የግል ጊዜ እንደሚያስፈልገው ሁሉ ማህበራዊ ህይወት እና የህብረተህብ ግንኙነት ወሳኝ መሆናቸውን የሚያሳይ ሲሆን ሁሉንም ማመጣጠን የደስታ ምንጭ መሆኑን ይገልጻል። ስሜቶች ምክንያታዊነቶች እና መግዛት የሚስ አሉታዊ ስሜቶች ማለትም ንዴት፤ ፍርሃት፤ ጭንቀት፤ ምክንያታዊነትና በመደገፍ አቆጣጠር ህይወትንም ምክንያታዊነትና አልበገር ባይነት በመግፋት በእነዚህ ስሜቶች ሊመጣ የሚችድን የደስታ እጦት ማስቀረት እንደሚቻል ያትታል። ከቅናትና ቅጥ የሌለው ፍላጎት ነፃ መሆኑን ራስል የማህበረሰብ ወለድ የሆኑን ቅጥ የሌለው የሀብት እውቅና ማህበራዊ ክብር መሻት ማሳደድ ደስታን ከሚያሳጡ ነገሮች ውስጥ የሚያካትተውን ሲሆን ከእነዚህ ነገሮች ነፃ መሆኑን መሻትን ወደ ግላዊ መሻሻል ፈጠራ አቅምን ማጎልበት እና ግብረ ገብ አኗኗር ማዞርን ደስታን ይዞ የሚመጣን መንስኤ ነው ይለናል። ደስተኛ ሰው በስተመጨረሻም ራስን ደስተኛ ሰው ብሎ የሚገልጸው ደስታን የሚያሳጡ መንሴዎች ያገለለና ደስታን የሚያመጡ መንስኤዎችን ወደ ህይወቱ የሳበ እንደሆነ ያስቀምጣል። በሰፊው ማህበረሰብ ዘንድ ያለውንም የሰው ልጅ ደስተኛ ለመሆን ሃይምኖታዊ ቅርጽ ያለው ስርዓትም መከተል አለበት የሚለውን አቋም የሚተች ሲሆን በራሱ ደስተኛ ያልሆነ ሰው በሰው ደስታ ቢስ የሆነ ስርዓት ወይ ሃይማኖተኛ ይስባል። ደስተኛ የሆነ ሰው ደግሞ በተቃራኒው በዚህም ስርዓት የሚያመጡትን የደስታ አበርክቶም ሆነ የሚነጥቁት የደስታ አይነት የለምና ይለናል። ደስታም በራሳችን ፈልገንና ሰርተንባት የምናገኛት ፍሬ እንጂ እንደ በረከት የምንቀበላት ነገር እንዳልሆነች ይገልጻል።